ሙዚየም መሄድ ብዙ አያስደስተኝም። በርግጥ ሙዚየሞች በአቅራቢያ ያሉ ነገር ግን ያን ያክል ፍላጎት ኖሮኝ ሄጄ ጎብኝቻቸው አላውቅም። በአንድ ወቅት ላይ አቴንስ ሄጄ ነበር አቴንስ ግሪክ። እና እዛ የሚገኘው በጣም ትልቅ ሙዚየም አለ። እሱን መጎብኘቴን አስታውሳለሁ። እና እንግዲህ በጉብኘት ስለሄድኩ ግዴታ ደግሞ እ አቴንስ በጣም ታሪካዊ ከተማ ስለሆነች እዛ የሚገኘውን ሙዚየም ጎብኝቻለሁ።